ቤተሰብ ምን ያህል ጊዜ ይሰባሰባል? ይላል ጥያቄው እንግዲህ ቤተሰብ ያው በአንድ ቤተሰብ ውስጥ የሚኖሩ ሰዎች በቀን ቢያንስ ሁለቴ ይሰባሰባሉ። ማታ እና ጠዋት እንዲሁም ቀን የሚሰባሰቡበት ሁኔታ አለ እንደ ስራ ቦታቸው ወርቀት ማለት ነው። ስለዚህ ቤተሰቦች የሚሰባሰቡበት ምክንያት አንደኛ የተለያዩ ውይይቶችን ለማድረግ ምሳ ለመብላት ልጆችን ለማገናኘት ሰዎች ይሰባሰባሉ። ቤተሰብ አንድ ላይ ይሰባሰባል ሀሳብ ይቀያየራል ማለት ነው። ስለዚህ በአንድ ቤተሰብ ውስጥ በአጠቃላይ እናት አባት እህት ወንድም አክስት አጎት ሊኖር ይችላል። እንዲሁም ሌሎች ቅርብ ዘመዶች አንድ ላይ ይሆናሉ። ስለዚህ እነዚህ ሰዎች ደግሞ አንድ ላይ ያጋጠሙ ችግሮች ካሉ በውይይት ያሉ ችግሮች ካሉ በውይይት በመወያየት ሀሳብ በመቀየር ይፈታሉ ማለት ነው። ስለዚህ ቤተሰብ በሳምንት አንዴ ሊሰበሰብ ይችላል በቀን አንዴ ሊሰበሰብ ይችላል ይሄ እንደየ ቤተሰቡ ሁኔታ ይለያያል ማለት ነው

ገመድ መጠቀም ታውቃለህ ይላል እንግዲህ ገመድ አውቃለሁ ገመድ የሚሰራው ከተለያዩ ነገሮች ከእጽዋት ቅርፊት ሊሰራ ይችላል ከሳር ሊሰራ ይችላል ከተለያዩ ሀረጎች እጽዋቶች ሊሰራ ይችላል ማለት ነው። ስለዚህ ይሄ ገመድ። ለሰው ልጅ የተለያዩ ጥቅሞችን ይሰጣል ለምሳሌ መዳበሪያን ለማሰር ለማሰር እህል እንጨት የተበታተኑ ነገሮችን አንድ ላይ ጠርቀምቀም አድርጎ በአንድ ላይ ለማሰር እንጠቀምበታለን ማለት ነው። ከዛ በተጨማሪ ገመድ ለሰውነት እንቅስቃሴ ይጠቅማል ገመድ መዝለል ገመድ ዝላይ ስፖርት ለመስራት እንጠቀምበታለን። ስፖርት መስራት ደግሞ የራሱ የሆነ ጤና ጥቅሞች አሉት። ሰውነታችንን ሙሉ በሙሉ ስለሚያንቀሳቅስልን ገመድ ብዙ ጊዜ መዝለል ብዙ ጠቀሜታዎች አሉት ማለት ነው። ስለዚህ ገመድን ለሰው ልጆች የተለያዩ የተበታተኑ ነገሮችን አንድ ላይ ለማሰር እንጠቀምበታለን ማለት ነው።

የምትወደው ሬስቶራንት የት? ነው ይላል እንግዲህ የምወደው ሬስቶራንት ያለው እዚሁ ከተማ ደብረማርቆስ ከተማ ውስጥ ነው። እዚያ ሬስቶራንት ውስጥ የተለያዩ የምፈልጋቸው የምግብ አይነቶች ይገኛሉ። እንዲሁም አስተናጋጆች ጥሩ ስብእና ያላቸው ናቸው በሚያሄድበት ጊዜ በስርዓት ያስተናግዱኛል። የምፈልገውን ነገርም በቶሎ ያዘጋጁልኛል በምፈልገው አይነት ማለት ነው። ለምሳሌ ምግብ ብፈልግ ስጋ ነገር አትክልት ነገር ፍራፍሬ ጁስ ነገር ብፈልግ ለሻይ ቡና ብፈልግ ወይም ደግሞ ሌሎች የመጠጥ አይነቶችን ብፈልግ። በደንብ በስርዓት ያዘጋጁልኛል ማለት ነው። ስለዚህ እኔ የምወደው ሬስቶራንት ያለው ኤፍኤም ይባላል። ስለዚህ በሳምንት አንዴ ልጆቼን ቤተሰቦችን ይዤ እንዝናናለን ሻይ ቡና እንላለን ማለት ነው። ስለዚህ እዚያ ሬስቶራንት ሄጄ የምፈልገውን የምወደውን ነገር እጠቀማለሁ ማለት ነው

በባሀላችሁ ሰርግ እንዴት ይከናወናል ይላል? እንግዲህ ጥያቄው በባሀላችን ሰርግ የሚከናወነው ያው ጥንዶች ወይም ደግሞ የሚጋቡት ወንድና ሴት መጀመሪያ ይስማማሉ ይነጋገራሉ ከተስማሙ በኋላ ለቤተሰብ ያሳውቃሉ ወደ ሴቷ ቤተሰብ ሽማግሌ ወንዱ ቤተሰብ ወይም ደግሞ ወንዱ ልጅ ይልካል ማለት ነው። ስለዚህ እነዛ ሽማግሌዎች ልጃችሁን ለልጃችን ብለው ለጥያቄ ያቀርባሉ የሴቷ ቤተሰቦችም የተለያዩ ጥያቄዎችን ካቀረቡ በኋላ ይፈቅዳሉ ማለት ነው። ስለዚህ የሚያስተዳድርበትን ምን አለው ምንድነው ማነው የሚለውን በደንብ መርምረው ከጠየቁ በኋላ ይፈቅዳሉ ጋብቻውን ማነው ጋብቻው ከተፈቀደ በኋላ ምንድነው የጋብቻ ወይም የሰርጉ ቀን ይወሰናል ማለት ነው። በሁለቱ ቤተሰቦች ስምምነት ስለዚህ። ያ ቀን ምንድነው የሚደረገው ይወሰናል በዚህን ቀን ተብሎ ይወሰናል። ከዛ በኋላ ድግስ የተለያዩ ድግሶች ይደገሳሉ። መጠጥ ይዘጋጃል ከዛ ቤተሰብ አዝማድ በሙሉ ዘመድ ይጠራል። መጣችሁ እልጄ ሰርግ ላይ ተገኙልኝ ተብሎ ከዛ በኋላ ድግስ ይደገሳል። ወንዱ ሙሽራ ወደ ሴቷ ሙሽራ በመሄድ ሙሽራዋን ይወስዳል ማለት ነው። በእልልታና በጭፈራ ልክ በዚህ መልኩ እያለ ሰርግ ፕሮግራሙ ይከናወናል ማለት ነው።

ማታ በምን ሰዓት ትመገባለህ ይላል እንግዲህ ማታ የምመገበው ያው ከስራ መልስ ወደ ማታ ለመኝታ በሚሄድበት ሰዓት ነው። ስለዚህ ብዙ ጊዜ የምመገበው ከሁለት ሰዓት እስከ ሶስት ሰዓት ባለው ጊዜ ነው። ከመተኛቴ በፊት አንድ ሰዓት ቀደም ብዬ ነው የምመገበው ምክንያቱም በልቶ መተኛት ለጤና በጣም አስቸጋሪ ስለሆነ ወይም ደግሞ ስለማይጠቅም ማለት ነው። ስለዚህ ማታ ልክ ልተኛ አንድ ሰዓት ወይም አንድ ሰዓት ተኩል ሲቀረይ እመገባለሁ ማለት ነው። የማታ ምግብ ያው ቀለል ነው የሚደረገው ያው ወደ ጨጓራም ስለሚከብድ ብዙ እስክጠግብ አልበላም። ስለዚህ ቀለል ያሉ ምግቦች ከተቻለ አትክልት ነገሮችን እመገባለሁኝ። ስለዚህ ማታ በሁለት ሰዓት ወይ ሶስት ሰዓት ላይ እራት እበላለሁ ማለት ነው

መርዳት ትወዳለህ ይላል እንግዲህ አዎ ሌሎችን መርዳት በጣም ነው የሚያስደስተኝ። ምክንያቱም ሰዎችን መርዳት በተለይ ሽማግሌዎችን ቤተሰቦቻችንን እገዛ የሚያስፈልጋቸው የተለያዩ ሰዎች አሉ እነሱን ማገዝ በጣም ያስደስታል። እገዛው እንግዲህ በጉልበት ሊሆን ይችላል በገንዘብ ሊሆን ይችላል ወይም ደግሞ የተለያዩ አስተያየቶችን በመስጠት ሊሆን ይችላል። ስለዚህ በዚህ መልኩ እገዛ አደርጋለሁ። ለምሳሌ ቤተሰቦችን እህቶችን ወንድሞችን በተለያዩ መንገድ ትምህርት እንዲማሩ አግዛለሁ ማለት ነው። ደብተር በመግዛት ልብስ በማልበስ የቤት ክራይ በመክፈል የመሳሰሉትን ወጪዎች በማድረግ ወንድሞቸን እህቶቸን አግዛለሁ። እንዲሁም የተለያዩ ትልልቅ ሰዎችን እገዛ የሚያስፈልጋቸው ሰዎችን በጉልበት በገንዘባችን እንኳን በጉልበት የማግዝበት በሀሳብ የማግዝበት ሁኔታ አለ። ስለዚህ ሰዎችን መርዳት ያው በጣም ወሳኝ የሆነ ነገር ነው። እግዚአብሔርም የሚወደው ነገር ስለሆነ ሰዎችን በተለያዩ ነገሮች የማገዝ ልምዱ አለኝ ማለት ነው።